በመስመር ላይ የተለያዩ ትምህርቶችን እመራለው ለምሳሌ አሁን እንግሊዘኛ ትምህርት አማርኛ የተለያዩ ስልጠናዎችን እወስዳለው። የእንግሊዘኛ ስልጠና ማለት። የእንግሊዘኛ ስልጠና ለምሳሌ አሁን ግራመር ስልጠና ግራመር ስልጠና ወስጄ አውቃለሁኝ። ግራመር ስልጠና ወስጃለው ያው የግራመር ስልጠና የተለያየ ግዜ ይወስዳል። ለምሳሌ አሁን የግራመር ስልጠና የምወስደው ለምሳሌ ስሙ ጠፋብኝ እንጂ ኦንላይን ዋት ምንድነው የሚባለው ስሙ ጠፋብኝ እሱን ብቻ በመጠቀም ስልጠና ወስጃለው። ሳፋ ታምጫለሽ ሳፋ ሳፋ እንትን በይና ሳሙናም አውጪ ሰሙናም እና አውጪና ከዛን እንደዛ እያልኩ ወስጃለሁ። ለምስል ልክ ሌላው ደግሞ ለምሳሌ ሳሙና እንዴት እንደሚሰራ። ሳሙና የፈሳሽ ሳሙና እንዴት ይሰራል? ደረቅ ሳሙና እንዴት ይሰራል? እንደው የተለያዩ ቢዝነስ ነክ ስልጠናዎችን ወስጃለው። ሌላ ደግሞ ምንድነው? ከዛ ሌላ የወሰድኩት እነዚህ እነዚህ ስልጠናዎችን ወስጃለው። ለአሁኑ ኢትስ ኢነፍ

የስ አዎ ላፕቶፕ አለኝ። ላፕቶፕ ማለት ያው ላፕቶፕ ኮምፒውተር አለኝ። የተለያየ አገልግሎት ይሰጣል ላፕቶፕ ኮምፒውተር። ለምሳሌ የተለያዩ ማቴሪያሎች ማቴሪያል ማለት በአማርኛ ሲተረጎም እሱን እያዋራሽ ነው። የተለያዩ ስራዎችን እሰራበታለሁ በላፕቶፕ ኮምፒውተር። ሶ ለምሳሌ ያህል ምንድነው? በላፕቶፕ ድል ለመማሪያ አገልግሎት የሚውሉ ሰነዶችን አዘጋጅበታለሁ። እነዚህ ሰነዶች ምን ምን ይይዛሉ? አንደኛ መግቢያ ይኖረዋል። ሁለተኛ ከመግቢያው በኋላ መግቢያው ላይ ምን ምን ይካተታል? ርዕስ ይኖረዋል። ከዛ ከርዕሱ በታች የርዕሱ ምንድነው አላማው ዋና ቶፒክ ዋና የዛ የማስተምረው ነገር ምንድነው? አላማው የሚለው ይይዛል። ዘን ከአላማው በኋላ ደግሞ ያው ዝርዝር ነገር ከመግቢያው በኋላ እዚህ የተለያዩ ዝርዝር ነገሮች ይኖሩታል። ሶ ያንን ዝርዝር ይይዛል። ከዛ ቀጥሎ ከዝርዝሩ በኋላ መሃል ላይ በጣም ብዙ የሚወሩ ነገሮች ይካተትበታል። ያ ከተወራ በኋላ መደምደሚያ ይኖረዋል። ዘን መደምደሚያ በኋላ ያው ክላሱ ያልቃል ማለት ነው። ይሄ በአጠቃላይ አንድ ክላስ ሲዘጋጅ ያለው ነገር ነው። ዘን ከዛ በኋላ ሌላ ደግሞ ምንድን ምንድነው? በላፕቶፕ የተለያዩ ኦንላይን ስራዎች ይሰራበታል። የተለያዩ ኦንላይን ስራ ስንል ለምሳሌ ይሄ ሴሌኒስኮ ትራንስሌሽን ሊሆን ትራንስሌሽን ማለት መተርጎም ከእንግሊዘኛ ወደ አማርኛ መተርጉም። ከተለያዩ ቋንቋዎች የትርጉም ስራ መስራት አንዱ በዚህ በኦንላይን ላይ ያለ ስራ ነው። ሌላ ደሞ አፕዎርክን በመጠቀም ይሰራል። አፕወርክ ፕላትፎርምን በመጠቀም አፕወርክ እንግዲህ በጣም ብዙ ሰፊ ነገሮች አሉት። ለምሳሌ በአሁን ላይ በጣም አሁን ብዙ እንትን ምንድነው? ብዙ ገበያ ላይ ገበያ ላይ በጣም በብዛት ተፈላጊ ያለው ስራ ምንድነው? የ ምንድነው የሚባለው ይሄ የዌብ ዌብ ደግሞ ወይም ደግሞ ኦንላይን ላይ ኢንተርኔትን የተለያዩ ኮምፒውተር በመጠቀም የሚሰራው ዲዛይን መስራት። የተለያዩ የተለያዩ ለማህበራዊ ሚዲያ የሚያገለግሉ ጽሁፎችን በመጻፍ ያ አንዱ ስራ ነው። ሌላው ደግሞ ቅድም እንዳልኩት ትርጉም መስራት የተለያዩ ጽሁፎችን መጻፍ ያ ያው ሁለተኛው ስራ ነው ማለት ነው። አዎ እነዚህ ናቸው። ኦንላይን ላይ ያሉ ስራዎች እነዚህ ናቸው። ስለዚህ ያው እነዚህ እነዚህ ነገሮችን ያካትታል ማለት ነው። ይሄንን ካልን ላፕቶፕ ኦንላይን ላይ ያሉ ስራዎችን መጨረሻ ላይ ደግሞ ላፕቶፕ ዘፈን ለመ ከፍቶ ለማዳመጥም ያገለግላል። አንዳንዴ ያው ዘፈን ፈታ ለማለት ያገለግላል ማለት ነው። ይሄንን ይመስላል ያው ላፕቶፕ ይሄ ይሄ ጥቅሞች አሉት በአጠቃላይ ላፕቶፕ ኤችፒ ላፕቶፕ ይባላል። ሶ ይሄን ይመስላል ማለት ነው። በአጠቃላይ ኤችፒ ቶሺባ ብዙ አይነት ላፕቶፖች አሉ ይሄን ይመስላል። ቻው

ቅዳሜ ቀን ወደ ገበያ ብዙ ጊዜ ቅዳሜ ቀን በጣም እም ወደ ገበያ መሄድ እወዳለሁ። ምክንያቱም ምንድን ነው? ቅዳሜ ቅዳሜ ቀን። ብዙ ነገር አለ ብዙ ብዙ እቃዎች ስለማገኝ አትክልት በደንብ አለ ፍራፍሬ አዳዲስ በቅርብ የተቆረጡ አትክልቶች የተሰበሰቡ አትክልቶች ስለማገኝ። ቅዳሜ ቀን መሄድ በጣም ደስ ይለኛል። ቅዳሜ ቅዳሜ ለዛ በጣም ደስ ይላል ቅዳሜ ቅዳሜ መሄድ በዚህ ምክንያት ደስ ይለኛል ቅዳሜ ቀን መሄድ የምፈልግ። እዚህ ያው ትንሽ ገበያ ነች ያለችው ግን ያው ገበያ ደስ ትላለች ላለች። ቅዳሜ ቀን ብሄድ ደስ ይለኛል።

ስለ ምንድነው የምሆነው አይነት መሰሪያ ተጠቅመን የተለየ መሰሪያዎችን ምንም አይነት መሳሪያ አልጠቀምም ምንም አይነት መሳሪያ አልጠቀምም። ማለት ለምሳሌ ምን? አይነት ምንም አልጠቀምም። ቤት ውስጥ ያለኝ ምንም አይነት ስራ የለም። ስለዚህ አልተጠቀምም ብለው መልሱ

ምን አይነት የሙቀት መጠን ማለት ነው? ቤት ውስጥ የሚኖረው የሙቀት መጠን ከሆነ ቤት ውስጥ ቢሆን ደስ የሚለኝ። እውቀት መካከለኛ ማለት ከሃያ እስከ ሰላሳ ዲግሪ ሴንተግሬድ ቢሆን ደስ ይለኛል። ነገር ግን ኢትዮጵያ ውስጥ ምንም አይነት ሙቀት መቆጣጠር ስለሌለ። በተፈጥሮአዊ መንገድ እግዚአብሔር ባስተካክለው መሰረት ነው የምንኖረው

እሺ እኔ በጣም በጣም በጣም የምወደው መክሰስ ፍርፍር ነው። ፍርፍር ፍርፍር ማለት እንጀራ ተቆራርጦ በ እንጀራ ተቆራርጦ መጀመሪያ ቁሌት ሽንኩርት በርበሬ። ዘይት ይደረግና ይሰራል። ስለዚህ እኔ በጣም የምወደው ምግብ ፍርፍር ይባላል።

ወደ ስራ አዎ በሰአቴ ነው የምደርሰው። ብዙ ጊዜ ሰዓት አላረፍድም አላረፍድም ያው በሰአቴ ነው የምደርሰው ባረፍድ ያው አንድ ሁለት ወይም ሶስት ደቂቃ ላረፍድ እችላለሁ እንጂ አላረፍድም በሰአቴ ምገኝ ሰው ነኝ በጣም ጎበዝ ሰው ነኝ።

ኦኬ የምኖርበትን አካባቢ እንደ አካባቢ በጣም ደስ ይለኛል በጣም አረንጓዴ ነው። ሰው በጣም ደስ ይላል። ነገር ግን እኔ ለኔ ይሄ የምኖርበት አካባቢ ትክክለኛ አካባቢ አይደለም። ለኔ ትክክለኛ አካባቢ አይደለም እንደ አካባቢ ግን በጣም ጥሩ አካባቢ ነው። ሁሉም ነገር አለ። በተለይ ተፈጥሮአዊ ነገር ከፍለክ በጣም ደስ የሚል ነገር አለው። በራሴ ምክንያት ግን ለኔ ጥሩ አይደለም።

አዎ አዎ የሸክላ እቃዎችን እጠቀማለሁ። ለምሳሌ አሁን በኢትዮጵያ ባህል ክትፎ የሚባል ምግብ አለ ክትፎ ማለት ስጋ ድቅቅ ተደርጎ ተከትፎ በቅቤ ኮረሪማ ተለውሶ የሚሰራ ምግብ ነው። ስለዚህ ያ ደግሞ የሚቀርበው በሸክላ እቃ ጥብኛ ይባላል። በጥብኛ ነው ስለዚህ በዛ መቅረብ በዛ በሸክላ ለመጠቀም

ቃሉ አዲስ ነው ለኔ ፍም። ቃሉ የሚለው ፍም ከሆነ ፍም ማለት። ፍም ወይም ደግሞ። አንድ እሳት ነዶ የመጨረሻው የሚቀረው እሳት ፍም በመባል ይታወቃል። ግን እዚህ ጋር የተጻፈበት ትክክል አጻጻፍ ትክክል አይደለ ፍም ከሆነ። አንዳንዴ አበስላለሁ ግን በአብዛኛው የማበስለው በ በኤሌክትሪክ ነው ማበስለው።

አዎ የስራ ግምገማ ሰው ሳይሆን የሚያደርገው ራሳችንን ራሳችንን እንገመግመው። ከዛ ደግሞ በመጀመሪያ ራሳችንን እንገመግማለን። ሁለተኛ ደግሞ የኛ ቀጣይ አለቃችን ይገመግመናል። ስለዚህ የስራ ግምገማ በደንብ አለ። በደንብ እንገመገማለን። ራስን ራሳችንን

እኔ እኔ የምወደው የዳቦ አይነት ከትክክለኛ ስንዴ የተጋገረ ዳቦ ነው ይሄ ፈረንጅ ፈረንጅ የአመጠውን ብጣሽ ውይም የዱቄት ምርት አይደለም ዝምብሎ ይሄ ከፋብሪካ መጥቶ መከራውን በልቶ የወጣ ዱቄት አልወድም። እኔ የምወደው የስንዴ ዳቦ ወፍጮ ቤት ሄዶ የተፈጨው ነው የምወደው።

ሶስት አይነት ቋንቋ ስላለ የመጀመሪያ አማርኛ ነው ሁለተኛው ኦሮምኛ ነው። እወስናለሁ እንግሊዘኛ እችላለሁ። እነዚህ የጠቀስኳቸውን ሶስት ቋንቋችን ድብን አድርጌ መናገር እችላለሁ አንድ ሳይቀረኝ ማለት ነው። ልክ እንደ ባፉ እንደፈታ ሰው ነው የምናገረው።

በስራ ጊዜ አዎ በየሰአቱ አእረፍትካለቀ ከሶስት እና ከአምስት ደቂቃ በኋላ ያው ረፍት ማድረግ ደስ ይለኛል። ለአንድ ለአምስት ደቂቃ በአረፍ ደስ ይለኛል ያው እንዴ አዲስ ኢነርጂ ተነስቼ እንድሰራ። አንዳንድ ጊዜ እጠቀማለሁ ትንሽ እረፍት አደርጋለሁ። አዎ

ሳንቲም መቆጠብ ላይ ጥሩ ሚባል ልምድ የለኝም። ግን ወደፊት መቆጠብ እፈልጋለሁ በተለይ እንደዚ በጣም ኦንላይን የሰራሁአቸውን ስራዎች ብሮች ቆጥቤ ወደሊላ ወደሊላ ነገር መቀየር እፈልጋለሁ እና

እንደሁኔታው ነው እሚለያየው ለመዝናናት ከሆነ ውጪ ሂዶ መዝናናት ደስ ይለኛል። ግን ያው ቤት ውስጥ ቤት ውስጥ ደሞ በጣም ፈታ እሚያደ እሚያደርግ ነገር እንግዳ ምናምን እንግዳ ሳይሆን ቤተሰብ ካለ ቤት ውስጥ ደስ ይለኛል። እንደ ሁኔታው ይለያያል።

በምን ምክንያት ነው ማደነዝዘው ሲጀመር ምን ማለት ነው ማደንዘዝ ማለት? ሰው በምን ምክንያት ይደነዝዛል ብእፅ ነው የሚደነዝዘው? ማደንዘዝ አልገባኝም። ግን ሰው ሰውን በወሬ ማደንዘዝ ከሆነ ማደንዘዝ በአጠቃላይ ማደንዘዝ አልወድም። ማደንዘዝ ግን ያው ትንሽ ትርጉም ችግር አለበት ምን ማለት እንደሆነ? አልወድም።

የይለፍ ቃልን አዎ በጣም ነው የምጠብቀው በጣም ምክንያቱም ከተሰረቀብኝ ማንኛውም ሰው መጠቀም ስለሚችል የይለፍ ቃልን በደንብ እጠብቃለሁ። ወረቀት ላይ ጽፌ ማንም የማይደርስበት ቦታ ነው የማስቀምጠው። የይለፍ ቃሌ ነው። በዛ ማንገድ ነው ምጠብቀው።

እኔ በጣም የምወደው ባህላዊ ምግብ ከ እንሰት የሚባል ከእንሰት የሚባል ተክል የሚዘጋጅ ቡላ የሚባል ቡላ የሚባል ባህላዊ ምግብ በቂቤ ተለውሶ የሚሰራ ባህላዊ ምግብ አለው በጣም ነው የምወደው በጣም በጣም እወደዋለሁ እሱን እወዳለሁ። አዎ በጣም እወዳለሁ እንሰትን። እና ያንን ነው የምወደው።

እኔ እኔ በጣም የምወደው ልብስ ሱሪና ከላይ አላባሽ ቦዲ ወይም ደግሞ ሸሚዝ ሊሆን ይችላል እወዳለሁ። እወዳለሁ እና ሌላ ደግሞ ምንድነው? ሱሪ የጨርቅ የጨርቅ ሰፋ ያሉ ሱሪዎች ይመቹኛል። ሸሚዝ ደግሞ ድምቅ ያለ ከለር አረንጓዴ ሊሆን ይችላል በርገንዴ ከለር ሊሆን ይችላል ቢጫ ሊሆን ይችላል ድምቅ ያለ ከለር ደስ ይለኛል። አዎ

አዎ ብዙ ጊዜ በቀን ውስጥ ሳልክ እንደበያው ተሄድ። በስልኬ ገንዘብ ልክ አለው በጣም። በቡክ የተለያዩ ባንኮች አሉ። ኢትዮጵያ ውስጥ ንግድ ባንክ አለ። ዳሽን አለ። ዋና ዋና የሚባሉ ባንኮች ዳሸን ንግድ ባንክ አቢሲኒያ ባንኮች አሉ። ከእነዚህ ባንድ ውስጥ በመጠቀም እልካለሁ ብር።

ቤቴ በጣም ቅርብ ነው ለስራዬ ለስራዬ ስንት ኪሎሜትር ነው የሚርቀው አንድ ኪሎሜትር። በጣም ቅርብ ነው። የምኖረው ስራዬ አካባቢ ነው። በጣም ቅርብ በጣም ደስ ይለኛል። እንደዛም ሆኖ ደግሞ በእግሬ ዋክ አድርጌ ነው የምሄደው ታክሲ አልጠብቅም። በቃ ምንም ችግር የለብኝም። በጣም ደስ ይለኛል።

ስልጠና አዎ እወስዳለሁ የተለያዩ ስልጠናዎችን አወስዳለሁ። እንትን ለምሳሌ አሁን በኦንላይን የወሰድኳቸው በምሳሌ መውሰድ ምችለው የ በኦንላይን ትልቅ ተማሪዎችን እንዴት ማስተማር ይቻላል? እሚል ኤምቢሲቲ የሚባል ስልጠና ነበር። እሱን ወስጄዋለሁ ሌላ ደሞ ኢትዮ ኮደር ኢትዮ ኮደርም እወስዳለሁ አሁን።

አንድ ትራስ ነው ምጠቀመው በጭንቅላቴ አንድ ትራስ ነው ምጠቀመው። አንገቴን ለመደገፍ ሌላ ትራስ አልጠቀምም አንድ ብቻ ነው። ምጠቀመው ያው በቂ ነው። አንድ ትራስ እግር ለመደገፍም አንዳንድ ሰው ግን እግሩ ስር ነው። ለወገብ እግሩ ስር ያደርጋል ከኋላ ደግሞ ግድግዳ ስር ከሙሽ ወይም ከሆንክ ለማስደገፍ ይጠቀማል። ግን እኔ አንድ ነው የምጠቀመው

መስኮት ክፍት አልተውም ምክንያቱም ሌባ ስላለ ክፍት አላረግም በታሪክ ክፍት አላረግም። ሌባ ገብቶ ነፍሴ ብሬን ብሬን ሳይሆን ቲቪዬን! እማይሰርቀው ነገር የለም ሌባ ለምንም ክፍት አላረግም።